በጀት አስተዳድራለሁ ግን እንግዲህ በጀት የማስተዳደር እውቀቱ አለኝ ብዬ አላምንም። አሁን ላይ ምክንያቱም እንግዲህ የተለያዩ ስልጣኖችን ለመውሰድ ጥረት አድርጌያለሁኝ። ቢሆንም ግን በብቃት አስተዳድራለሁ እያልኩ አይደለም። አሁን ላይ በተቻለ መጠን ግን እንግዲህ ይሄም እያንዳንዱ ወጪዬንና ገቢዬንም በራሴ ነው እያስተዳደርኩ ያለሁት አሁን ላይ። ስለዚህ በመጠኑም ቢሆን የራሴንም በጀት ራሴ እያስተዳደርኩ እስካለሁ ድረስ በጀት እያስተዳደርኩ ነው ብዬ ለመናገር። ድፍረቱ ሊኖረኝ ይገባል ምክንያቱም እንግዲህ እያንዳንዱን ውጪዬን ራሴ ነኝ ካልኩሌት የማደርገው የማሰለው ማለት ነው

በመሬት ላይ መቀመጥ እንግዲህ አይመቸኝም ብዙ ጊዜ ምክንያቱም እንግዲህ በተደጋጋሚ መሬት ላይ በመቀመጥባት ጊዜ የተለየ ነገር ይሰማኛል የመቆርቆር ነገር ይኖራል። ሌላም ሌላም ነገሮች ሊከሰቱ ይችላሉ። ግን በዋናነት ስናየው መሬት ላይ መቀመጥ እንግዲህ ከተፈጥሮ ጋር መገናኘት ነው ብዬ ስለማስብ የራሱ ጥቅም አለው። ስለዚህ ከመሬት ላይ መቀመጥ እንግዲህ ጥቅም እንዳለው በማሰብ አንዳንዴ የምቀመጥበት አጋጣሚ አለ። ቢሆንም ግን ያን ያክል ምቾት ይሰጣል ብዬ መናገር ይከብደኛል። ምክንያቱም እንግዲህ መሬት ላይና ድንጋይ ላይ መቀመጥ ያለውን ምቾት የመንሳት ሁኔታ እንግዲህ የታወቀ ስለሆነ ማለት ነው

የስራ ቦታዬ እንግዲህ በጣም ድምጽ የሚበዛበት አይነት የስራ ቦታ ነው ያለኝ እንግዲህ እዛ በጣም ድምጽ የሚበዛበት የስራ ቦታ ላይ በተቻለኝ መጠን ነገሮችን በትክክል እና በተገቢ መንገድ ለማስኬድ ጥረት አደርጋለሁኝ። በተደጋጋሚ እንደዚህ አይነት የረብሻ ነገሮች ይከሰታሉ እዛ ላይ ምክንያቱም እንግዲህ የተለያዩ ማሽኖች አሉ። በዛ ምክንያት እንግዲህ ነገሮች ወደዛ የሚያመሩበት አጋጣሚ አለ እውነቱን ለመናገር እኔ ድምጽ ብዙ አልወድም ነበር። ግን እንግዲህ የስራው ፀባይ ሆነና እንግዲህ በእንደዚህ አይነት ሁኔታ ተገናኝተናል ማለት ነው። አሁን ያለሁበት የስራ ቦታ ደህንነት በዚህ ሁኔታ ነው እንግዲህ ብዙ ጊዜ ስጋት ያለበት አካባቢ ነው።